በምሳ ትተኛለህ የሚለውን እኔ ምተኛው ሰዓት ከአራት ሰዓት እስከ አምስት ሰዓት አካባቢ ነው ምትተኛው። ስተኛ ግን አብዛኛው ጊዜ ኤሌክትሮኒክስ እቃዎች ስለምጠቀም ለምሳሌ ሞባይል ኮምፒውተር ምናምን ስለምጠቀም አንዳንዴ እስከ ስድስት ሰዓት ሰባት ሰዓት እቆያለሁ። አንዳንዴ ደግሞ የስራ ሰዓት በስራ ሰዓትም ትንሽ ጋፕ ካገኘው እረፍት ካገኘው በ ስድስት ሰዓት ሰባት ሰዓት አካባቢም እተኛለሁ። የቀን ማለት ነው ግን ይሄም ሚሆነው ማታ ላይ በቂ እረፍት ካላገኘሁ ነው ይሄ ስድስት ሰዓት ሰባት ሰዓት ቀን ምተኛው ማለት ነው። ማታ ምተኛው እምተኛው እስከ እስከ ስድስት ሰዓት ብያለሁ ግን ስድስት ሰዓት እምተኛው አንዳንዴ ኤሌክትሮኒክስ ስለምጠቀም ጠቅሼዋለሁ ቆየት ብዬ ጠቅሼዋለሁ ኤሌክትሮኒክስ ስለምጠቀም ይቺ ኤሌክትሮኒክስ ደግሞ እንቅልፍ የእንቅልፍ ሰዓትን ይገፋብሃል። እንዳትተኛ ስለሚያደርግ ያው እኔም የዛም ተጽዕኖ የዚህም ተጽዕኖ እስከ እስከ ስድስት ሰዓት ሰባት ሰዓት እተኛለሁ። ግን ዝም ብዬ ጋደም ስል እንቅፍ ነው ማይወስደኝ እንጂ እተኛለሁ። አብዛኛው ሰዎችን የሚተኙ ሰዓት በሀገራችን እንኳን በሁለት ሰዓት እስከ ሶስት ሰዓት አካባቢ ነው ሚተኙት። ይሄም የፋሚሊ ጫጫታ ምናምን ከሌለ ነው ማለት ነው። የፋሚሊ ጫጫታ ምናምን ካለ ግን ያው እነሱ ስለማያስተኙ እስከ ስድስት ሰዓት ሰባት ሰዓት ትተኛለህ። አሁን ይሄን ይሄን እየተናገርክ ያለው በአሁን ሰዓት ነው እንጂ ድሮ በዩኒቨርሲቲም ምናምን ስኖር እስከ ሰባት ሰዓት ስምንት ሰዓት እንቆያለን። ተማሪ ስለነበርን እያጠናን ፊልም በግሩፕ በግሩፕ ስለምናይ። ያን ያን ተጽዕኖ ስላለው እስከ ስምንት ሰዓት ምናምን እንሰራለን ይሄ የሚሆነው ግን። ይሄም የሆነው ግን ከ ፈተና ምናምን ከሌለ ማለት ነው። ፈተና ካለን ግን እያደርን ልንቆይ እንችላለን ማለት ነው። ለአዳር ልንቆይ እንችላለን። ሌላ አብዛኛው ተማሪ የሚተኛው በ አብዛኛው ተመሳሳይ ነው እስከ ስድስት ሰዓት ሰባት ሰዓት ይቆያሉ። አንዳንድ በጣም የሚያጠኑም ነበሩ እነሱም እስከ ዘጠኝ ሰዓት አስር ሰዓት ይቆያሉ። ይሄ በፈተና ጊዜ ነው እንጂ በ እለታዊ እንትን ካየነው ግን ያው እስከ ሰባት ስምንት ሊቆይ ይችላል። ማለት ነው።

ስንት ኢሜል ትልካለህ የሚለውን ጥያቄ? አሁን አሁን የምጠቀመውና ድሮ የምጠቀማቸውን ኢሜሎች እንደ የጥቅማቸው እንደ ነበርኩት ሁኔታ ሊለያይ ይችላል። ድሮ ለምሳሌ ተማሪ ያለው ማለት ነው። ለ እያንዳንዱ እያንዳንዱ ለእያንዳንዱ መምህር በኢሜል ስለምንልክላቸው የነበርን እነዚህ ደግሞ እስከ በቀን እስከ አስራ አምስት እስከ አስር መሄድ እየራቅን ነበር ማለት ነው። አሁን ግን ኢሜልም የምጠቀመው አብዛኛው ጊዜ ሌሎች አፕሊኬሽኖች ለመክፈት አንዳንድ የኦንላይን ስራዎችን። ሳሚት ለማድረግ ስለሆነ ለመግባት ስለሆነ ይሄ ምጠቀመው እስከ በቀን እስከ አምስት ኢሜል ምናምን እጠቀማለሁ። ግን ከዛ በላይም ምጥቅማቸው ቀናቶችም አሉ እነዚህም ደግሞ በአንዳንድ ነገር ስለሆነ በኢንተርኔት ያው እስከ አስር ምናምን ሊደርስ ይችላል ማለት ነው። አሁን ያለኝ ኢሜል እስከ አምስት ኢሜይሎች ነበሩኝ የተለያዩ ኢሜይሎች እነዚህም እያንዳንዳቸው እስከ ስድስት እስከ ሰባት አካባቢ እልክ ነበረ። ግን አሁን ጋር እቀንሻለሁ ያን ኢሜል ብዙን አልክም። ምክንያቱም ደግሞ ምክንያቱም የነበሩኝ እስከ የነበሩኝ ኢሜሎች ሲል ቁጥሮች ስለጠፉኝ እነሱም የጠፉ አሉ። ስለዛ አሁንም የምትጠቀመው ሁለቴ የኢሜል ብቻ ስለሆነ እነዚህን የሁለት የኢሜል አንዳንድ ስኮላርሺፕ ምናምን ስለምጠቅምባቸው ያው በቀን ሁለት ሶስት እስከ አራቱን ሊደርስ ይችላል ነው የምጠቀማቸው። እነዚህ ኢሜሎች አብዛኛው እምልካቸው ለቀደም ብዬ ነግሬያለሁ ለስኮላርሺፕ ምናምን ለሙከራ ስለሆነ እነዚህም ይበቃሉ ብዬ ነው የማስበው። ግን አሁን ሳስበው እስከ አምስት ምናምን እንኳን ብዙ ላያስፈልግ ይችላሉ ብዬ ነው የማስበው። እስከ ሁለት ሶስት ኢሜይል ነው የምልከው።

የስራ ምኞቶቼ እኔ የምመኛቸው ስራዎች የጉልበት ስራ አልወድም። እኔ እምመኘው የስራ አይነት ካለ ቁጭ ብለህ በኦንላይን ነገር ካለ ወይም በኦፊስ እንደዚህ አይነት ስራ ቢገኝ አሪፍ ነው። ግን ይሄ ደግሞ ያለውን ክፍያ ደግሞ አስፈላጊ ነው። ሌላ እምመኘው የስራ ምኞቶቼ አንዱ በእስራየ ላይ ነጻነት እፈልጋለሁ በነጻነት መስራት እፈልጋለሁ። የሚሄደውን ሰዓት ማንም ሊወስንልኝ አልፈልግም። ይሄ ማለት ተቀጥሬ መስራት አልፈልግም ማለት ነው። ራሴ ሆኜ ራሴ ችዬ በራሴ የምወስነው ስራ መሆን አለበት። ይሄ ስል ያለውን አካባቢዬን ጽድት ያለ የሚያረብሽ ነገር የሌለው ትኩረቴ ወደ ስራዬ ብቻ አድርጌ የምሰራው ስራ ባገኝ አሪፍ ነበረ። የምሰራው እንደዛ አይነት ነው በአንዳንድ የኦንላይን ስራዎች ነው የምሰራቸው። የሄ ደግሞ ከ ነጻነት ፍላጎቴ ጋር የሚሄድ ነው። ስለዚህ የቀድሞ እሰራበት የነበረው ብዙ ጫጫታ የነበረበት ነው። ያ ጫጫታ ደግሞ እኔን በሙሉ አቅሜ እንዳልሰራ አድርጎኛል። ስለዚህ ይሄን ይሄ ይሄ ሳስበው ደግሞ ያለኝን የ የስራ ምኞቶቼን በነጻነት እንዳልሰራ አድርጎኛል። ሌላ ስራቸውን የምፈልጋቸው ደግሞ ከ የስራ በፕሮግራም መሆን አለበት። የተከፋፈለ የስራ የምሳ ሰዓት የእረፍት ሰዓት የመኝታ ሰዓት መኖር አለበት። እንደዚህ አይነት የተከፋፈለ በፕሮግራም ያለበት ስራ ከሆነ ደግሞ አሪፍ ነው። ስለዚህ ይሄ ስራ እንደዚህ አይነት ስራ ባገኝ ያው እመኛለሁ ማለት ነው።

እሺ በቤትህ ምን? አይነት የቤት እቃዎች አሉ የሚለውን ስናየው ደሞ። እኔ በቤቴ ብዙ አይነት እቃዎች አሉ። የምመገባቸው እቃዎች። ምስጋፍላቸውም የምመገባቸው እቃዎች አሉ። ለየብቻቸው ወጪ የምላቸው። የማነባቸው ለትምርቴም የሚጠቅሙኝ እቃዎችም አሉ። ለስራዬም እሚጠቅሙኝ እቃዎቹም አሉ። ብዙ ብዙ ነው ብዘረዝራቸው ብዙ አይነት እቃዎች ነው ያሉኝ። ከሞባይሌ ከኮምፒውተሬ ጨምሮ ብዙ እቃዎች ነው ያሉኝ። ለምግብነት ከምጠቀማቸው አንዳንድ እቃዎች እንኳን ቢዘረዝራቸው። ጠረጴዛ አለኝ። ክብ የሆነ ጠረጴዛ እና በዙሪያውም አራት እሚሆኑ ወንበሮች አሉኝ። እነዚህ ወንበሮች በሳሎኔ ለብቻውን በመኝታዬ ለብቻው የተቀመጥናቸው ማለት ነው። ሌላ ጠረጴዛ አለኝ። የምመገብበት ጠረጴዛ እና ስራዬን ስሰራ ላፕቶቤና ሞባይሌ ምናምን እማስቀምጥበት ብቻውን እቃ አሉኝ። እስቶቭ አለኝ ምግብ እምሰራበት። ሌላም በሻወሩም ለብቻው የተቀመ እቃዎች አሉን። ለምሳሌ ማሻው ሰውነቴን ማሽበት ሳምና ኦሞ እነዚህ እነዚህ እቃዎች ለብቻው አስቀምጨዋለሁ። በምተኛበት ደግሞ አልጋ ከነ ፍራሽና መተራሱ ስሊፐር ጫማ አለኝ። ይሄ ብቻ ሳይሆን የምቀይርበት የሌሊት ብርድ ልብስም አለኝ። እምጠቀምበት ሄድ ፎን አለኝ። ሌላ አንዳንድ እማነባቸው መጽሐፍቶች የተለያዩ መጽሐፍቶች አሉኝ። እነሱም ተደርድሮ የተቀመጡ ናቸው። እስክሪቢቶ ሌላም ሌላም ሻንጣዎችም አሉኝ። ራሴ እማጸዳበት ብሩሽ አለኝ። እና ብዙ ነገሮች ነው ያሉኝ እነዚህ ሲነሮቻችን በአንዴ እንኳን ጠቅሼ ልጨርሳቸው አልችልም። ግን ከፋፍዬ ነው እማስቀምጣቸው። ለየብቻቸው ለመዝናኛም እምጠቀምባቸውም አሉኝ መጫወቻ ጌሞች አሉኝ። ጠዋት ተነስቼም እምሰራ እምሰራቸውም የስፖርት እቃዎችም አሉኝ። ፑሽ አፕ ምናምን እምሰራቸው ፑል አፕ ምናምን እምሰራቸው አሉኝ። ሌላም ሜዲቴትም እማደርገው እስፒከ እምሰማበት ስፒከር አለኝ። እዚህ እነዚህ በጣም በጣም አሪፍ ነው። ይሄ ብቻ ሳይሆን የኤሌክትሮኒክስ እቃዎቹም አሉኝ እምጠቀምባቸው ለ ለስራ ለመዝናኛ እና ለሌላ ሌላ አገልግሎት እሚያገለጉሉኝ የኤሌክትሮኒክስ እቃዎችም አሉኝ። ለመጻዳ ለመጽዳ ለጽዳት እሚያገለግሉ እቃዎችም አሉኝ። ምድር ቤቱን መወልወያ እና ሌላ ሌላ እቃዎቹም አሉኝ። እና የጓደኞቼ ቁጭ እሚሉበት ሲመጡ ቁጭ እሚሉበት የሚዝናኑበት እቃም ለብቻውን አስቀምጬዋለሁ። ስለዚህ የ ብየ ዘርዝሬ እንትን ባልለውም ብዙ እቃዋች ነው ያሉኘ

ማህበራዊ ሚዲያ ትጠቀማለህ ወይ የሚለው ጥያቄ አዎ በደንብ ነው ምጠቀመው ይሄ ደግሞ አሁን ብቻ ሳይሆን ከልጅነቴ አስቼ ነው ምጠቀመው ማለት ነው ያው አሁን አስራ ምናምን አመት በፊት ጀምሮ ነው ምጠቀመው እና ምጠቀማቸው ደግሞ ብዙ ነው አንዱ ኢንተርኔት ነው። ኢንተርኔት ነው ሰርች እያረኩ እጠቀማለሁ አንዳንድ ኤአዮችን መጠቀም ጀምሬያለሁ አሁን እነ ፌስቡክ ዋሳፕ ቴሌግራም ኢንስታግራም ኢሞ እና ሌሎች ሌሎች ብዙ ማህበራዊ ሚዲያዎችን እጠቀማለው እነዚህ ማህበራዊ ሚዲያዎች ስትጠቀም ደግሞ ራሴን ለማስተማር እጠቀምበታለሁ። ስራዎቼን ለማቅለል እጠቀማለሁ። ከሰዎች ያሉኝ ግንኙነት ከፍ እንዲል እና ያለኝ ሰዎች ጋር ኮሚኒኬት ለማድረግ እና ብዙ ብዙ ብዙ አሁን ይሄን ይሄን ብለህ ለመግለጽ እንኳን ያስቸግራል ግን ብዙ አይነት ጥቅሞችን ስላለው ያው እጠቀማለው ማለት ነው ይሄን ስል ደግሞ ሙሉ በሙሉ ተጠቅሜያለሁ ሙሉ አቅሜ ተጠቅሜያለው። ማለት አይደለም። ገና ከምጠቀመው ከምችል ከሃምሳ ፐርሰንት በታች ነው የተጠቀምኩት ያለሁት ማለት ነው እና ይሄም ለቀጣዩም ብዙ ነገር እንድሰራበት ብዙ እቅዱን አውጥቻለሁ ማለት ነው። ከእቅዶቼ መሀከልም ከኤአዮች ያለኝ ግንኙነት ለማጠናከር እነሱን ተጠቅሜ ስራዬን እንዳቀላጥፍ ከሰዎች ያሉኝ ግንኙነትም ፈጣን እንዲሆንና ሌላ አለማችን ደርሳበት ያለችውን ጊዜ ደርሳበት ያለችውን ቴክኖሎጂ ለመድረስ በጣም ወሳኝ ስለሆነ ማህበራዊ ሚዲያ እነዚህ ማህበራዊ ሚዲያ አሁን ብቻ ሳይሆን ለቀጣይም እጠቀምበታለሁ እና እና

በቤተሰቦችህ ምንአይነት በዓላት ምን ታከብራላችሁ ሚለው ጥያቄ? የተለያዩ በዓላትን እንጠ እ እናከብራለን። ብዙ ብዙ በ ሃይማኖታዊ በዓላቶች አሉ መንግስታዊ በዓላቶችም አሉ ማለት ነው። ያው ከሃይማኖቹ በዓላት ብዙ ብዙ እንኳን ቢሆንም ለመጥቀስ ያህል። አዲስ አመት እናከብራለን በአንድ ሆነን እንደ ቤተሰብ ደረጃ በአንድ ሆነን እናክብራለን። ሌላ ትልቁ ባህል። ልደት ነው ልደትም በአንድ ሆነን በደስታ ነው ምናከብረው አከብረው። ይሄም ከሩቅም ያለ ቅርብ ያለ ቤተሰብ በአንድ ላይ ሆነን ነው በደስታ የምናከብረው። ሌላ ጥምቀት ጥምቀትም ሃይማኖታዊ ባህል በጣም እናከብረዋለን። ይሄ ጥምቀት ደግሞ በቤተሰብ ደረጃ ብቻ ሳይሆን። በጓደኞችም ተሰብስበን እ በአንድ ላይ ወጥተን ከተራ ምናምን አክብረን። ከተራ አክብረን ነው ምናከብረው ማለት ነው። ሌላ ትልቁ ባል ፋሲካ ነው ማለት ነው። ፋሲካም ብዙ ከሩቅ ያለ ቤተሰብ ጓደኞች ምናምን። ወደ አንድ ቦታ ተሰብስበን ማለት ነው። ሌላ ሌላ መንግስታዊ ባዓል። እንኳን ድሮ ነበረ አሁን እምብዛም አይደለም። እና ይሄ ርሳችን በዓላቶችን አለን ሃይማኖታዊ በዓላቶች እምናክብራቸው። ለምሳሌ ያህል ሃያ አንድ አንድ እለት አስራ ዘጠኝ አስራ ሁለት የየራሱ ሰው እንትን የማከብረው። የማምልከው እንትን ስላለው በዛ አድርገን እናከብራለን። ለምሳሌ በቤተሰቦቼ የማያከብሩት በየወሩ ሚከበር አለ በቤተሰቦቼ ደረጃ ማለት ነው። አስራ ሁለት እና ሃያ አንድ ይከበራሉ ማለት ነው። እንዚህ በዓላቶች በየወሩ ነው የምናከብራቸው። እና እንደዚህ እንደዚህ ናቸው

ቤት እጃው ቀን ወደ ገበያ ትሄዳለህ የሚለውን ጥያቄ ሳየው አንዱ እንደ እንደየሁኔታው ይለያያል። ለምሳሌ ሁሌም እንገባለን የሚሄደው ቅዳሜ ቅዳሜ እና እሁድ እሄዳለሁ አብዛኛው ጊዜ እነዚህ ሁለት ቀናቶች ለመገበያያነት የምንጠቀማቸው። ግን አዎ አስፈላጊ ሲሆን ደግሞ ያው ቀንም አልመርጥም ዝም ብዬ ሄጄ ነው ገበያዬን ማለት ተገበባብየ የምመጣው የሚገድበኝ ነገር የለም። ግን ያው ከስራም ይሁን ከሌላ ከሌላ ነገር ነፃ ምሆንበት ቀን ካገኘው የሆነ በዓልም ነገር ካገኘው ካላንደር የሚዘጋበት ቀን ካገኘው እነዚህ ቃላት እነዚህ ቀናቶችን እጠቀማለሁ ማለት ነው። ድሮ እንኳን ልጅ እያለሁ ከአባቴ ከእናቴ ጋር እዛ ይሰሩ ስለነበረ ያው ህጄ እነሱን ለማገዝ ሁሌ እሄዳለሁ አሉኝ እና ሳየው አሁን ራሴን ገበያ ለመገበያየት ነው የምሄደው። ድሮ ግን የሚገበያዩትን ለመገዝ ነው የሚሄደው ማለት ነው። እና ያው አሁን እና ድሮ ሳየው የግብይት ድሮ አልመርጥም ነበረ። የምገበያይበት ቀን አሁን ግን እምገበያይበት ቀን መርጬ ወይም ከተመቸኝ አይቼ ወይም ፕሮግራም አድርጌ ነው የምሄደው። እና ያለኝን ነገር ምንድነው የሌለኝስ ምንድነው? ብዬ ለይቼ አስቀምጬ ያው የሌለኝ ነገር ትርፍ ባገኘው ሰዓት ሄጄ እገዛለሁ ማለት ነው። ይሄን ብቻ ሳይሆን አንዳንዴም ለመዝናናትም እሄዳለሁ። ደስ ስለሚለኝ መግዛት ምናምን ደስ ስለሚለኝ። ሄጄም እገዛለሁ ይሄ ብቻ ሳይሆን ጓደኞቼ ምናምንም ከእኔ ጋር መግዛት ምናምን ሲፈልጉ ያው ከስራ በኋላ ከነሱጋም ሄጄ እንትን አደርገዋለሁ።

የጎረቤቶችን ድምጽ ትሰማለህ? የሚለውን አንዳንዴ እሰማለሁ። ግን እነዚህ የምሰማቸው ድምጾች ያው በጣም ሲጮሁ እንጂ በጣም ቅርብ ስላልሆነ ከጎረቤቶቼ እና በደምብ ስለማይሰማ ያው ያን ያክል እሰማዋለሁ ብዬ አላስብም። ግን አንዳንዴ ጫጫታ ሲኖ የደስታም ይሁን የሀዘንም ይሁን እና ልጆች ምናምን ሲጫወቱ ምናምን እሰማለሁ። ግን አብዛኛው ጊዜ ስራዬ ላይ ስለምውልን ያው ከቤቴም መጥቼም ስማቸውን ብዙ እንትን የለም። ግን አንዳንዴ በዓላት ምናምን ሲኖር ያው የደስታ ስለሚጮሁ ልጆችን በአካባቢ ከትምህርት መልስ ሲመጡ በጣም እርስ በእርሳቸው ሲጫወቱ ሲጣሉ ምናምን እሰማለሁ እንጂ ሆን ብዬ የምሰማው ነገር የለም። ምክንያቱም እነሱም የራሳቸው ያደርጋሉ እኔም የራሴ አደርገዋለሁ አደርጋለሁ ስራዬንም የምሰራው ማለት ነው። ስለዚህ ይሄን ትሰማለህ ወይ የሚለው ድምጽ? አዎ እሰማለሁ ግን ያን ያክል አይደለሁም ብዬ የምሰማው ድምጽ የለም። አይደለም። ልጅ እያለሁ ግን ያው ሁን ብለን እንሰማ ነበር። ምክንያቱም መጫወት ምናምን ስለምንፈልግ ያ ድምጽ ደግሞ አስፈላጊ ስለሆነ። ያው ሰምተን በጣም ሰምተንም ሄደን ለመጫወት የነበረውን ጉጉት እንትን ሳስበው ያው ሁን ብዬ እሰማ ነበረ ማለት ነው። ግን የተለያዩ አሁን ሳስበው ኝ የተለያዩ ድምፆችን ነው የሚሰሙኝ የመኪና ድምጾች። ሌላ ሌላ ከተማ ስለሆነ። ያላሰብከው እኮ ድምፆቹም ብዙ ብዙ ድምጽ እንዲመጡ ይችላሉ ማለት ነው።

የምትመኘው ስራ ምንድን ነው? የሚለውን ሳየው እኔ የነበረኝ ድሮና አሁን ይለያያል። ድሮ በመንግስት ላይ ተቀጥሬ፣ ጽድት ብዬ፣ አከራረሜን አሳምሬ፣ የጉልበት ስራ ምናምን የሌለበት እና ቤተሰቦቼ ሌላ ሌላ እሚያኮራ ስራ ብዬ አስቤ ነበረ ተቀጥሬ መስራት መንግስት መስራት ነበረ አሁን ያ ሁኔታ ተቀይሯል። ከተማርኩ ምናምን በኋላ ከተመረቅኩ በኋላ ተቀይሯል ያ ምኞቴ ማለት ነው። አሁን የምመኘው ስራ ካለ የራሴ ነጻነት ስለምፈልግ የራሴን በፈለኩበት ስራ በፈለኩበት ምን አይነት ብዙ ገቢ ያለበት ስራ ነው እምፈልገው። እምመኘውም ካለ ይሄ አይነት ስራ ነው። የኦንላይኖች ስራ ካገኘሁም እነዚህን ኦንላይን ስራዎችን መስራት እፈልጋለሁ። ይሄን ብቻ ሳይሆን ሌላም የጉልበትም ቢሆን አሪፍ ገቢ ያለበት ስራ ከተገኘም ያንን መስራት እመኛለሁ ማለት ነው። ለቀጣይ ግን አሁንም እመኘውን ነገ ላልወደው እችላለሁ ማለት ነው። ምክንያቱም እንደሁኔታዎች ይቀያየራሉ። እንደሙድህም ይቀያየራሉ። አንዳንዴ ሞቲቬሽን ለምሳሌ የኢንጂነሪንግ ሞቲቬሽን ስታይ ኢንጂነር መሆን ነው የሚያምርህ ሌላ ጊዜ ደግሞ እሱ ትርጉም የሌለው ሆኖ ይሰማህና የመዝናኛ ነገር ምናምን ካየህ ደግሞ ያው የመዝናኛ ነገር ያለውን ስራ እንድትሰራ ሊያስመኝህ ይችላል ማለት ነው። ስለዚህ ይለያያል እንደሁኔታው ግን አሁን ባለኝ ፍላጎትና ምኞት የራሴን ነጻነት ያለበት ራሴን ወስኜ ራሴ እንትን የምልበት ስራ ካገኘሁ እሱ ነው መስራት የምፈልገው። የኦንላይን ስራ መስራት ነው የምፈልገው።